ምን አይነት ሳሙና ትጠቀማለህ ለሚለው ጥያቄ? የምጠቀመው ሳሙና ያው የልብስ ሳሙና እና የገላ ሳሙና እጠቀማለሁ የገላ ሳሙና ላይ ላይፍቦይ ነው የምጠቀመው። የልብስ ሳሙና ደሞ ምጠቀመው ዲቫ ነው። ዲቫ በአብዛኛው ለ ልብስ ማጠቢያነት እጠቀማለሁ ላርጎ ጨምሬ። እንደዚሁም ደግሞ የ ለገላ ለፊት ለእጅ መታጠቢያ ላይፍ ቦይ ሳሙና እጠቀማለሁ